እሺ ይህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት ሰዓት አቆጣጠር ሰላም እንዴት አደራችሁ እንደምንስ ዋላችሁ እንዴት አመሻችሁ በማለት። ከልብ የመነጨ የሰላምታ ድምፄን በማቅረብ እኔም እንደዚሁ እግዚአብሔር ይመስገን በጣም ደህና ነኝ እያልኩኝ የተጠየቁትን ቃለመጠየቅ በድምጽ አሰምየ አነብና ለቃለ መጠይቁ ማብራሪያ እሰጣለሁ ማለት ነው ወደ ቃለ መጠይቁ እሄዳለሁ። ማዕድን ትጠቀማለህ ይላል? በመጀመሪያ ደረጃ መልሱ አዎ ይሆንና። ነገር ግን ማዕድን ስንል ምን ምን ነገሮችን የሚያካትት ነው? በሚለው ማዕድኖች በአይነታቸው እጅግ በጣም የተለያዩ በመሆናቸው እነሱን እንግዲህ በጥልቀት ማብራሪያ የምሰጥ ይሆናል ማለት ነው። ስለዚህ የምንጠቀማቸው ማዕድናት ለተለያየ አላማ ነው። ለምሳሌ ማዕድን በአይነት በአይነታቸው የተለያዩ ቢሆኑም እንደዚሁ አጠቃቀማችንም በዚያው ልክ ለተለያየ አላማ እንጠቀማቸዋለን። ለምሳሌ ጨው የሚባለው ከሶዲየም እና ከክሎሪን ኤለመንት የ የክሎሪን እና የሶዲየም ኤለመንቶች ውህድ የሆነው ጨው ማለት ነው። አንዱ ተፈጥሮአዊ ማዕድን ነው። ይሄ ማዕድን ለምንድነው ያገለግላል ብንባል? ለምግብነት የምንጠቀምበት ጨው። ውህዱ ወይም ደግሞ የተሰራው ስሪቱ ከስዌድየም እና ከክሎሪን ኤለመንት ሲሆን ይሄም በተፈጥሮ የሚገኝና ተፈጥሮአዊ በመሆኑ ተፈጥሮአዊ ማዕድን ለምግብነት የሚያገለግል አንዱ ጨው የሚባለው ማዕድን ነው ማለት ነው። በምግብነት ከሚያገለግሉት ማዕድናት ውስጥ አንዱ ጨው አንዱን ቦታ ይይዛል ማለት ነው። ሌላ ደግሞ ለምሳሌ ማዕድን ስንል እንግዲህ ከርካሹ ለቤት መስሪ አገልግሎት ለቤት ግንባታ አገልግሎት ከሚውለው ከርካሹ ከድንጋይ ተነስቶ እስከ ከበሩ ማዕድናት ድረስ የሚዘርቀው። በተፈጥሮ የሚገኝ መሬት ውስጥ ተቀብሮ የሚገኝ የድንጋይ አይነቶች ናቸው። እነዚህ የድንጋይ አይነቶች እንግዲህ ምንድን ናቸው? አንዱ ራሳቸውን የቻሉ ማዕድን ናቸው። እነዚህም ምንድን ናቸው? በመሬት ገጽ ላይ የትኛውም ቦታ ላይ ከሚገኙት የድንጋይ አይነቶች ለቤት ግንባታ ከሚያገለግሉ ርካሹ ድንጋይ አይነት ተነስቶ እስከከበሩ ማዕድናት ድረስ ማለት በዋጋቸው እጅግ በጣም ውድ እስከሆኑት ማዕድናት ድረስ ያሉ? የድንጋይ አይነቶች ምንድን ናቸው እነዚህም ማዕድን ይባላሉ ማለት ነው። ለምሳሌ ሌሎች ማነው? ባዛልት የሚባለውን ድንጋይ ብናይ ግራናይት የሚባለውን ድንጋይ ብናይ እስኮሪያ የሚባለውን የድንጋይ አይነት ብናይ እነዚህ ሁሉ ምንድን ናቸው ማዕድን ናቸው። ነገር ግን አጠቃቀማችን ምንድነው? ለቤት ግንባታ ላይ ለመንገድ ስራ የምንጠቀምባቸው ወይም የምንገለግልባቸው የማዕድን አይነቶች ናቸው ማለት ነው። እንግዲህ የከበሩ የምንላቸው ከምን አንፃር ነው ቢባል አንድም በዋጋቸው እጅግ በጣም ውድ ስለሆኑ በጣም ፕሪሺየስ ማለት ውድ ከመሆናቸው አንፃር ደግሞ ተፈልገው አይገኙም ተፈልገው ስለማይገኙ በጣም በትንሽ መጠን ስለሚገኙ ማለት ነው። የተከበሩ ተባሉ የከበሩ የተባሉበት በትንሽ መገኘታቸው ብቻ ሳይሆን ለብዙ ጊዜ ምንም አይነት ምንም አይነት ተጽዕኖ ሳይደርስባቸው ማለትም በዌዘሪንግ ፕሮሰስ ሊሆን ይችላል ወይም ደግሞ በስርይታቸው እጅግ በጣም ንጹህ የሆኑና የከበሩ በመሆናቸው እነዚህን ማዕድናት የምንላቸው ምን እንላቸዋለን ማለት ነው። የከበሩ ማዕድናት እንላቸዋለን ማለት ነው። ማለትም እያንዳንዱ ፊዚካል እና ኬሚካል ፕሮፐርቲያቸውን ስናይ የትኛውም ቦታ ላይ በየትኛውም ጊዜ ሲለኩ ምንድነው ወጥ የሆነ ቋሚ የሆነ ባህሪ ነው። የሚያሳዩት እና እነዚህ ምንድን ናቸው? በዋጋቸው እጅግ በጣም ውድ ናቸው የሚገኙትም እጅግ በጣም በብዙ ፍለጋ በብዙ ጥረት ነው ከመሬት ውስጥ ነው ተቀብሮ የሚገኙት ለዚያ ለጌጣጌጥነት እንጠቀማቸዋለን ማለት ነው። ለምሳሌ እንደ ብር እንደ ወርቅ እንደ ማነው ይሄ እንደ ዲያመንድ አይነት ሚኒራሎች እነዚህ ምንድን ናቸው ማለት ነው። ሁሉም ማዕድናት ናቸው። ነገር ግን ባላቸው ጥንካሬ ባላቸው ለብዙ ጊዜ ምንም አይነት ብልሽት ወይም ደግሞ የመቆሸሽ ባህሪ ሳያሳዩ ለብዙ ጊዜ ስለሚቆዩ የከበሩ ማዕድናት እንላቸዋለን። ትንሽ ሆነው ነገር ግን በተለያየ የፊዚካል እና ኬሚካል ፕሮፐርቲ ፕሮፐርቲያቸውን ስናይ ግን ጥንካሬያቸው እንደዚሁም ደግሞ ዴንሲቲያቸውንም ስናይ እፈግታቸውን ማለት ነው ጥንካሬያቸውንም ስናይ ንጽህናቸውንም ስናይ በቃ እጅግ በጣም ሲበዛ የተለዩ በመሆናቸው የከበሩ ማዕድናት እንላቸዋለን ማለት ነው። ሌሎችንም አይነት ማዕድናት ብናይ ለምሳሌ ነዳጅ አንዱ የማዕድን ነው። ይሄ ነዳጅ የምንለውም አሁን ምንድነው? ድንጋይ ከመሬት ማነው የእጽዋት የእንስሳት ቅሬት መሬት ውስጥ ተቀብሮ ለብዙ ጊዜ ይቆይና ያ ሲቀልጥ ወደ ፈሳሽነት መልኩ ተቀይሮ። ለነዳጅነት ይህ ነዳጅ ለመኪኖች እንዲሽከረከሩ የሚያግዝ የትኛውም አይነት ተንቀሳቃሽ ነገር የሚንቀሳቀሰው ይህንን ማዕድን እየተጠቀመ ነው ማለት ነው። ስለዚህ ማዕድን በአይነታቸው ብዙ ናቸው

እሺ አመሰግናለሁ እንግዲህ ይሄ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ እሳት አቆጣጠር ሰላም እንደምን አደራችሁ እንዴትስ ዋላችሁ እንደምን አመሻችሁ በማለት ከልብ የመነጨ ሰላምታ ድምፄን እያሰማሁኝ እንደሚከተለው ቃለ መጠየቁን በድምጽ አሰምቼ አነብና ለቃለ መጠይቁ ማብራሪያ እሰጣለሁ ማለት ነው። አዲስ ቴክኖሎጂ መማር ትወዳለህ ይላል እንዴ በሚገባ ነው መልሱ ምክንያቱም ቴክኖሎጂ ማለት እንኳንስ አዲስ ቴክኖሎጂ ይቅርና የትኛውንም አይነት ቴክኖሎጂ መማር ውጤቱ ለራስ ነው ያ ማለት ምንድነው? ቴክኖሎጂ ሲባል በአጭሩ በአጭር ጊዜ ውስጥ በጠባብ በትንሽ ቦታ በአጭር ጊዜ ብዙ ምርት ማግኘት መቻል ማለት ነው። ወይም ደግሞ በሌላ አነጋገር ቴክኖሎጂ ማለት ዘመኑ ያመጣቸውን አዳዲስ የፈጠራ ውጤቶችን ተጠቅሞ በትንሽ ጉልበት በትንሽ ካፒታል ብዙ ምርት ማግኘት መቻል ማለት ነው። ስለዚህ አዳዲስ ቴክኖሎጂ ሲባል ደግሞ በጣም እየዘመኑ እየዘመኑ የመጡ የቴክኖሎጂ አይነቶችን መማር ማወቅ ማለት ነው። ይህም እንግዲህ ከሶፍትዌር ሶፍትዌሮች ሊሆኑ ይችላሉ። እንደዚሁም ደግሞ ማሽነሪዎች ሊሆኑ ይችላሉ እንደ አጠቃላይ። በዚህ አለም ላይ ስንኖር በፊት ከሚታወቁት ይልቅ እነሱ ወይም ደግሞ በፊት የሚታወቁትን እያሳደግነው የመጣናቸው ብዙ ለውጥ ለውጥ እየተደረገባቸውና በአሰራራቸው በሂደታቸው በጣም ጥሩ ውጤት የሚያመጡ አይነት ስራዎችን ማለት ነው። እና ይሄንን አዲስ ቴክኖሎጂን ደግሞ ሁላችንም ቢሆን ማለት ነው። አንድም የገቢ ምንጫችንን ለማሳደግ ሁለቱም በአጭር ጊዜ ውስጥ ብዙ ምርት ለማግኘት ሶስትም በአጭር ጊዜ በትንሽ ጉልበት ብዙ ምርት ለማግኘት ውጤታማ ለመሆን በስራችን እጅግ በጣም ሲበዛ ውጤታማ ስለሚያደርገን ሁሌም ቢሆን ማለት ነው። አዳዲስ ቴክኖሎጂ ቴክኖሎጂን በመማር በማወቅ በመለማመድ በቃ አንድም አቅማችንን አቅማችንን ማሳደግ አለብን ሁለተኛም ክህሎታችንን ማዳበር አለብን። ሶስተኛም ከአለሙ ጋር አሁን አለም እንዴት ሆና እየሄደች እንደሆነ ከአለሙ ጋር አብሮ ለመዘመን። ይሄ እጅግ በጣም ስለሚያግዝ አዳዲስ ቴክኖሎጂዎችን መማር ጥሩ እላለሁኝ እንደራሴ እኔ ብቻም ሳይሆን ማንም ትውልድ ማለት ነው። በቃ ንቃተ ህሊናውን ማሳደግ እና ሁሌም ማለት ነው። አዳዲስ ነገሮች ሲመጡ እነዚያን አዳዲስ ነገሮችን አብሮ አዳፕት እያደረገ እየለመደ እየለመደ በመሄድ ስራውን ቀላልና እንደዚሁም የተቀላጠፈ ማድረግ መቻል አለበት እላለሁኝ ይህ ማለት ምንድነው? ለምሳሌ ዛሬ ላይ ያለ አለም እንደ አጠቃላይ ግሎባላይዜሽን የሚባል ስርዓት አለ። ይሄ ምንድነው? አለም እንደ አጠቃላይ አንድ ሆናለች አንድ ስትሆን በቋንቋም በስራም በየትኛውም አይነት ባህሪ መግባባት መቻል አንድ መሆን መቻል ማለት ነው። ስለዚህ ከስልጣኔ ወደ ኋላ የራቀ ሁሉ አብሮ ከአለም ጋር መራመድ አይችልም። ወደኋላ ወደኋላ እየተገፋ እየተገፋ ይሄድና ከዛ በኋላ ምንድነው በአስተሳሰብ አመለካከት በስራ ፈጻጸም በየትኛውም ደረጃውም ይሆናል ማለት ነው። በጣም ዝቅተኛ ኋላ ቀርይሆናል ማለት ነው። ነገር ግን ዘመኑ ያፈራቸውን አዳዲስ ቴክኖሎጂዎችን አብሮ እየተጠቀመ አብሮ እየተለማመደ አብሮ ከእነሱ ጋር አብሮ የሚያድግ ሰው ግን እንደ ዘመኑ አብሮ መራመድ ይችላል ማለት ነው። እና ከዘመኑ ጋር አብሮ ለመራመድ አብሮ ለመንቀሳቀስ አብሮ በተቻለ መጠን አብሮ ለማደግ ምን ማድረግ አለበት ማለት ነው? ማንም ሰው ቢሆን አዳዲስ ቴክኖሎጂዎችን ማወቅና መረዳት ማወቅ መማር እንደዚሁም ክሎቱን ማዳበር መቻል አለበት ማለት ነው። ለምሳሌ ይሄ ስማርት ፎን የምንለው ለምሳሌ አሁን የቅርብ ጊዜ የቴክኖሎጂ ውጤት ነው። ስለዚህ ይሄንን ቴክኖሎጂ ስማርትፎን እንግዲህ በጣታችን በመዳሰስ ብቻ የምንጠቀምበት ነው። ቪዲዮኮል አለ ቀጥታ ቀጥታ ጥሪ ይደረጋል ቪዲዮ የቪዲዮ ጥሪ ይደረጋል። ስለዚህ የትም አለም ላይ ያለን ሰው ዳታ በማብራት በቀጥታ እያየነው እያወራን በአይን ላይ ነው እየተያየን ሰው በቃ የሚሰራውን ስራ እያየነው ስለምንነጋገር ይሄ አንዱ የቴክኖሎጂ ውጤት ነው። እንግዲህ ይሄ በስልክ እንደዚሁ ሆኖ ጥሪ መደረግ የማያውቅ ሰው ሊኖር ይችላል። ይሄ አሁን ከቴክኖሎጂው አንድ ስቴፕ ወደታችሁ ወርዷል ማለት ነው። ከቴክኖሎጂው ጋር አብሮ መራመድ አልቻለም ማለት ነው። በሌላ መልኩም ለምሳሌ በእንስሳት በኩል ብንሄድ ለምሳሌ በግብርናው አለም ብንሄድ እንስሳት የሚያራባ ሰው ለምሳሌ በእንስሳትን ከእንስሳት ጋር በማዳቀል ሊሆን ይችላል ከብቶቹን የሚያራበው ነገር ግን በቴክኖሎጂ የወንዱን ዘር ወስዶ የኩርማውን ወንዱን ዘር በመውሰድ በማነው በላሟ በማህፀን በማድረግ እንግዲህ ማራባት ይቻላል ማለት ነው። ይሄ ቴክኖሎጂውን አብሮ የሚያውቅ ከሆነ ነው አለዚያ ከቴክኖሎጂ ወደ ታች

እሺ አመሰግናለው እንግዴ በመጀመሪያ ደረጃ ይህ ድምጽ ለሚሰማቹ በአለም ዙሪያ ላላቹ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር ሰላም እንደምን አደራቹ እንደምን ዋላቹ እንዴትስ አመሻቹ በማለት ከልብ የመነጨ ሰላምታ ድምፄን በማቅረብ እንደሚከተለው ቃለመጠይቁን አነብና ለቃለመጠይቁ ማብራሪያ እሰጣለው ማለት ነው። ለሌሎች ማስተማር ትችላለህ ይላል። መልሱ አዎ ይሁን በመጀመሪያ ደረጃ ምን እንደማያስተምራቸው እዚ ጋር ጥያቄው ግልጽ አይደለም። ዞሮ ዞሮ ግን እኔ አንድም የስራ መስኬ መምህር ከመሆኔ አንፃር ሁለትም ደግሞ። እንግዲህ ብዙ አይነት ለሰዎች ማስተምራቸው ብዙ አይነት ክህሎቶች ስላሉኝ። ከእነሱ ውስጥ አንድ የተወሰኑትን እየዘረዘርኩ ማለት ነው እነሱን ለሌሎቹ ማስተማር እንደምችልና ማስተማርም ፍላጎቴ እንደሆነ። በግልጽ እንግዲህ ማብራራት እችላለው ማለት ነው። ነገር ግን ጥያቄው ላይ ውስን ያለ ጥያቄ አይደለም። ያ ማለት ምንድነው? ለሌሎች ማስተማር የምችለው ምን ተብሎ ቢጠየቅ እዚ ጋ ግልጽ ስላልሆነ። ስለዚ እነዚያን ነገሮች ደሞ እኔ ማስተማር የምችላቸውን ነገሮች እየዘረዘርኩኝ በዝርዝር እነሱን እያነሳሁኝ ጥልቅ የሆነ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያው እሄዳለሁኝ። ለምሳሌ ለሌሎች ማስተማር ትችላለህ ሲባል ሹፍርና ማስተማር ትችላለህ ተብዬ ብጠየቅ ለምሳሌ እኔ ሹፍርና ስለማልችል አልችልም ነው። ለምን ቢባል ሹፍርና መኪና ሾፍሬ ስለማላቅ ማለት ነው። ለምሳሌ ሳይክል ማጋለብ ሳይክል መጋለብን ለሌሎች ማስተማር ትችላለህ ብባል ይሄንን መልሱ አዎ ይሆናል ማለት ነው። ምክንያቱም ሳይክል እኔ መጋለብ ስለምችል ሌሎቹንም ሳይክል ለመጋለብ እንዲማሩ ስለማግዛቸው ወይም ስለምረዳቸው ማለት ነው። ወይም ለምሳሌ ደግሞ እኔ ለምሳሌ አሁን መምህር ነኝ። መምህር ሆኜ ምንድነው ከጂኦሎጂ ጋር በተያያዘ የተለያዩ ኮርሶችን አስተምራለሁኝ ስለዚ ከጂኦሎጂ ጋር በተያያዙ ያሉ የትምህርት አይነቶችን ለሌሎች ማስተማር ማሳወቅ ማስረዳት ትችላለህ? ወይ ተብዬ ብጠየቅ። ለዚ ለሁሉም ከጂኦሎጂ ጋር ወይም ደግሞ ከመሬት ሳይንስ ጋር በተያያዘ የሚቀርቡ ትምህርቶችን ለሌሎቹ ግልጽ በሆነ መልኩ ማስረዳት ማስተማር ወይም ደግሞ ትንታኔ መስጠት እችላለሁ ማለት ነው። በሌላ መልኩ ደግሞ ለምሳሌ አሁን ስለ ጤና ህክምና ወይም ደግሞ ስለ ጤና እርዳታ ማስተማር ትችላለህ ወይ? ብባል ይሄ አሁን የኔ የስራ መስኬ ስላልሆነ መልሱ አልችልም ይሆናል ማለት ነው። እና ለሌሎች ማስተማር ትችላለህ ለሚለው መልሱ። እንግዲህ ምናልባትም ይሄ ውስን ያለ ጥያቄ ስላልሆነ እጅግ በጣም ሲበዛ ብዙ አይነት ዳይሬክሽን ብዙ አይነት አማራጭ ያለው ጥያቄ በመሆኑ በከፊል ይሆናል ማለት ነው። በከፊል ስል እኔ ምችለውን ማስተማር እችላለሁ እኔ ማልችለውን ደግሞ ማስተማር ማስረዳት ወይም ደግሞ ለሌሎቹ አርአያ መሆን አልችልም ማለት ነው። ለምሳሌ እኔ አሁን ለምሳሌ የተለያዩ ሶፍትዌሮችን እንግዲህ በራሴ ጭኜ በራሴ ደግሞ መስራት እችላለሁ። እንግዲህ ሶፍትዌሮችንም በጣም ለስራዬ በጣም አስተዋጽኦ የሚያደርጉልኝ እንደ ጂአይኤስ ሰርፈሪ ኤት አርክ ጂአይኤስ ማፕ የሚባሉ እነዚህን አይነት ሶፍትዌሮች በደንብ ስለምሰራቸው በደንብ ስለምጠቀማቸው። ለብዙ የምርምር ስራም ስለምጠቀምባቸው እነዚህን አሁን እንዴት እንደሚሰ እነዚህን ሶፍትዌሮች ለምን እንደሚያገለግሉ ምን እንደምንጠ እንደምንሰራባቸው ለሌሎቹ እንግዲህ በደንብ ጥልቅ በሆነ መልኩ ማስረዳት እችላለሁኝ ማለት ነው። እና እንደ እንደ አጠቃላይ ለዚህ ጥያቄ መልሱ ምን ሊሆን ይችላል ማለት ነው። የምችላቸውን ነገሮች ሁሉ ለማስተማር እኔ ዝግጁ ነኝ እችላለሁኝ። የማልችላቸውን ነገሮች ደግሞ አንችልም በሚል ለዚ ጥያቄ መልሱ በከፊል ይሆናል ማለት ነው። ስለዚህ በከፊል ስል ምን ማለቴ ነው ለምሳሌ አሁን አውሮፕላን ማብረር አልችልም ስለዚ አውሮፕላን እንዴት ማብረር እንደሚቻል ለሌሎች ላስተምር አልችልም ማለት ነው። መኪናም ለምሳሌ መኪና እንዴት ማሽከርከር እንደሚቻል ስለማልችለው መኪና ማሽከርከሩን ስለማልችለው ለሌሎች ማስተማር አልችልም ማለት ነው። ወይም ደግሞ ለምሳሌ ቅድም እንደገለጽኩትኝ ከጂኦሎጂ ጋር በተያያዘ የትምህርት ሁሉም የትምህርት አይነቶችን ማስተማር ለሌሎች እችላለው ምክንያቱም ይሄ እኔ የትምህርት መስክ ስለሆነ ማለት ነው። ወይም ደግሞ እንደዚ እንደ አርክ ጂአይኤስ ማፕ ሶፍትዌር እንደ ሰርፈር ሶፍትዌር እንደ ግሎቫል ማፐር ሶፍትዌር እንደነዚህ አይነት ሶፍትዌሮችን ደግሞ ለሌሎች ማስተማር እችላለው። ምክንያቱም ይሄ ዋናው የኔ የስራ መስኬ ስለሆነ ማለት ነው። እና እንደዚ መልሱ ምን ይሆናል ማለት ነው። በከፊል ያልኩበትም የምችለውም የማልችለውም ስላለ ማለት ነው። ወይም ደግሞ ለምሳሌ አሁን ምግብ የተለያዩ ምግቦች እንዴት እንደሚሰሩ ለሌሎች ማስተማር እችላለሁኝ ምክንያቱም